እንግዲህ የህይወት ተዋጽኦ ሲባል ብዙ አይነት አሉ። እኔ በጣም የምወደው የተት ተዋጽኦ እርጎ ነው እርጎ እንግዲህ ወፈራ ያለ እርጎ በደንብ የቀዘቀዘ የረጋ እርጎ በጣም ነው የሚመቸኝ እና እኔ ያንን እርጎ በሳምንት ሁለት ሶስቴ እወስዳለሁ። እዚህ ኢትዮጵያ ውስጥ የእርጎ አቀናባሪዎች አሉ ሶ እነሱ አቀነባባሪዎች በየሱቁ ያከፋፍላሉ እኛ ደግሞ ከሱቅ ሄደን የምንፈልገውን የርጉ አይነት ገዝተን እንጠቀማለን ማለት ነው። ስለዚህ ከወተት ተዋጻኦ ውስጥ እርጎ በጣም የምወደው የወተት ተዋጽኦ አይነት ነው።